ቅርጫት አለህ የባስኬት ቦል ቅርጫት ነው ወይስ የቆሻሻ መጣያ ቅርጫት ነው? ለነገሩ ሁለቱም ቢሆንም ሁለቱም የለኝም። ቤቴ ውስጥ አንደኛ ቆሻሻውን ማዳበሪያ ውስጥ ነው የምናስቀምጠው። ባስኬትቦሉ ደግሞ አስቤበትም አላውቅም። እና ሁለቱም የለኝም።

የቴክኖሎጂ ችግር ሲገጥምህ ምን ታደርጋለህ? ከቴክኖሎጂ ጋር የተያያዙ ችግሮች። እኔ መቅረፍ የምችለው ከሆነ በራሴ ያንን ችግር ለመቅረፍ እሞክራለሁ ወይም ለማስተካከል እሞክራለሁ። ካልሆነ ግን ያን ቴክኖሎጂ እየተጠቀምኩ ያለሁበት ቦታ ወይ ተቋም ከሆነ እዛ ተቋም ላይ ያሉትን ሰዎች ወይ የሚመለከታቸውን ሰዎች በማናገር ችግሩን እንዲፈቱልኝ ለማድረግ እሞክራለሁ። ከተቋም ውጪ ከሆነ ደግሞ። ያጋጠመኝን ቴክኖሎጂ ችግር ያውቃሉ ብዬ የማስባቸውን ሰዎች አግኝቼ ስለገጠመኝ ችግር አስረድቼ። ችግሩን እንዲቀረፍልኝ ለማድረግ እሞክራለሁ።

በስራ ላይ ችግሮችን ትፈታለህ? አዎ በስራ ላይ የተለያዩ ችግሮች ያጋጥማሉ። የስራ ባልደረቦች እርስ በእርስ ሊጋጩ ይችላሉ። እርስ በእርስ ላይስማሙ ይችላሉ። ደግሞ የተለያየ ችግሮች በስራ ቦታ ላይ ሊያጋጥም ይችላል። ያንን አንዱ የመፍትሄ አካል በመሆን ችግሮችን ለመፍታት እሞክራለሁ። ብዙ ጊዜም እፈታለሁ። ያው እርስ በርስ የስራ ባልደረባ ብቻ እርስ በርስ አይደለም ብዙ ጊዜ ችግሮች የሚፈጠሩት። ከባለ ጉዳይም ጋር ችግር ሊፈጠር ይችላል። እኔም ሆነ ሌላ የስራ ባልደረቦቼ። ከተገልጋይ ጋር አለመግባባት ይቺ ሌላም ችግር ውስጥ ሊገባ ይችላል። በተቻለ አቅም በመነጋገር በመግባባት ያለውን ጉዳይ ቁጭ ብሎ በመነጋገር ችግሮችን ለመፍታት እሞክራለው

ቀልድ መናገር ትወዳለህ? አዎ እንደውም ብዙ ጊዜ አዳዲስ የምሰማቸውን ቀልዶች ወዲያው ለሌላ ሰው እስከምናገር ድረስ ይጨንቀኛል። እንደውም ሰሞኑ በሌላ በጉራገኛ የሆነ ቀልድ ሰምቼ ቤት ደርሼ እስክነግራቸው ቀልዱን ጨንቆኝ ነበር። እና አንዳንዴ ያው ሰዎች የሚሰጡህ ምላሽ የተለያየ ነው። አንዳንዴ በጣም ያስቃል ብለህ የምታስበው ቀልዶች ምንም ላይመስላቸው ይችላል። እ እንደውም ደግሞ እንደጠበከው ሊያስቃቸውም ሊያዝናናቸው ይችላል። አንዳንዴ ደግሞ ያልጠበከው ቀልዶች ሰዎችን በጣም አስቆ ፍርስ አድርጉአቸው ልታይ ትችላለህ። እና እንደ ሰው ቴስት እና ምርጫ ነው። ቀልድ እና በግሌ ግን ቀልድ መናገር በጣም የሚያስደስተኛል። ትንሽ ዘና ስለሚያደርግ